ፀሀይ ሙቀት የምትሰጥ ናት። እንግዲህ በፀሀይ ሙቀት ምክንያት የተለያዩ ነገሮች ሊፈጠሩ ይችላሉ በጣም ያቃጥላል። በተለይ በበጋ ወቅት አካባቢ ላይ በጣም ከፍተኛ የሆነ ሙቀት አለ። ስለዚህ ይህንን ከፍተኛ የሆነን ሙቀት በተለያዩ ምክንያቶች መከላከል አለብን። ይህንን መከላከል ካልቻልን ደግሞ ከፍተኛ የሆነ ጉዳት ይደርስብናል። የአእምሮ መረበሽ መታወክ። እንደዚሁም ደግሞ ከከፍተኛ ሙቀት የተነሳ ከፍተኛ የሆነ ላብና የተለያዩ ችግሮች ድካም ድካምም የድካም ስሜት ሁሉ እንዲፈጠር የሚያደርግ ስለሆነ። ይህንን በአግባቡ መጠበቅ አለብን። ብዙ ጊዜ የሚደረገው ከፀሀይ ለመከላከል አንዳንድ ጊዜ ጥላ ይያዛል መንገድ የግድ በሚሆንበት ጊዜ ጃንጥላ ይዘን በጥላ ተከልለን መሄድ ይኖርብናል። ይህንን በምናደርግበት ጊዜም የፀሀይ ብርሃኑ ቀጥታና ሙቀቱ ከጥላው ላይ ያርፋል። ከጥላው ላይ በሚያርፍበት ጊዜ ጥላው ይመልስልናል ማለት ነው። ነገር ግን የሙቀቱ በጣም ከፍተኛ በሆነበትና ማረፍ ባለብን አካባቢ ደግሞ ካለን ወደ ቤቶች መጠጋት ከዛፍ ስር መቀመጥ። እንደዚህ አድርገን በአግባቡ ከፀሀይ መጠበቅ አለብን። እኔም የማደርገው እንደዚህ ነው በቤት አከባቢ ካለሁ ወደ ቤት አከባቢ እጠጋለሁ። ከፍተኛ የሆነ ሙቀት አለ ይሄ ሙቀት በጣም ይረብሸኛል። አይምሮዬን ሁሉ የሚረብሸኝ ስለሆነ ቀጥታ ወደ ቤት እጠጋለሁ። ወይም ደግሞ ከዛፍ አከባቢ እጠለላለሁ። ይህንን በማድረግ የፀሀይን ሙቀት መከላከል እችላለሁ። የፀሀይ ሙቀቱ ብቻ ሳይሆን የሚያልፍብንም ብርሃኑ ጨረሩም ቆዳችን ላይ ከፍተኛ የሆነ የሚፈጥርብን ስሜት አለ። ስለዚህ ይህንን ሁሉ መከላከል ስለሚኖርብን በአቅራቢያችን ወደሚገኝ ቦታ መሄድ ጥላ ወዳለበት አከባቢ መጠለል አልያም ደግሞ ጃንጥላ ይዞ መንቀሳቀስ ይገባል። ብዙ ጊዜ ጃንጥላ ወንዶች የሚይዙት በክረምት አከባቢ ነው። ክረምት ላይ ጃንጥላ የሚይዙት ዝናብ ስለሚበዛና ያንን የሚመጣውን ዝናብ ለመከላከል ሲሉ ነው። ብዙ ሴቶች ግን በበጋም በክረምትም ሁልጊዜ ከእጃቸው ጃንጥላ አይለይም። ጥላ የማይለያቸው ፀሀዩንም ዝናቡንም የሚከላከሉበት ስለሆነ ነው። ብዙ ወንዶች ግን ፀሀይን ይዳፈራሉ ያለ ጥላ ይንቀሳቀሳሉ። ይህንን ልምድ ግን ማቆም አለብን። ምክንያቱም ቆዳችን ይበላሻል። ሰውነታችንም ድካም ስሜት ይሰማዋል። እድሜያችንንም እንዲያጥር እናደርጋለን ስለዚህ ከፀሀይ ራሳችንን መጠበቅ መከላከል ይኖርብናል። በዝናብ ጊዜ ያው ወንዶች ብዙ ወንዶች ጥላ ይዘው እንደሚንቀሳቀሱ ይታወቃል። ነገር ግን በበጋ ጥላ ይዘው የማይሄዱ ፀሀዩን ስለማይፈሩት ነው ፀሀይን አይፈሩም ይጋፈጡታል። ላብ እያላባቸው ሙቀቱ ከፍተኛ ሆኖ የድካም ስሜት ሁሉ እየተሰማቸው የሚንቀሳቀሱ አሉ። የግድ መንቀሳቀስ የሚያስፈልግ ከሆነ ግን ጃንጥላ መያዝ የግድ ነው ብዬ አስባለሁ። እኔም የማደርገው እንደዚህ ነው። ከፀሀይ የምጠበቀው ወይ ወደ ቤት አከባቢ በመጠጋት ወይ ደግሞ ከዛፍ ጥላ ስር በማረፍ አልያም ደግሞ ጃንጥላ በመያዝ ነው